እጅ መጨባበጥ አልወድም እውነት ለመናገር እጅ መጠባበጥ ይሄን ያህል ጥሩ ነገርም አይደለም መጥፎም ነገርም አይደለም ማለት እችላለሁ። እኔ እጅ መጨባበጥን ከሁለት አንግል ነው የማየው። አንደኛ በፖዘቲቭ ነው ይሄም በጥሩ መንገድ ሲሆን በጥሩ መንገድ ስንወስደው። ከተለያዩ ሰዎች ጋር ያለኝን መልካም ግንኙነት ቀረቤታ መዋደድ መፋቀር የመሳሰሉትን ነገሮች። ለመግለጽ ሰውን ቀረብ ብሎ እጅን ጨብጦ አቅፎ ሰላም ማለቱ ተገቢ ነገር ሊሆን ይችላል። ስለዚህ በዛ በምንጨብጠው ወይም ሰላም በምንለው ሰው ዘንድ ያለንን ታማኝነትና ተወዳጅነትን ሊጨምርልን ይችላል። ሁለተኛው ደግሞ መጥፎ ጎን ነው መጥፎ ጎኑ ምንድነው? አንደኛ ከዛ ሰውዬ ጋ ስንጨባበጥ። አካላዊ ንክኪ ይኖራል በዛን ሰዓት ከሰውየው ጋ ያልሆነ ንኪኪ ሲፈጠር ተላላፊ በሽታዎች ለምሳሌ የእጅ ፈንገስ ሊሆን ይችላል። ላቦች በሽታዎች እነዛን ነገሮች ሊያስተላልፍብን ሊጎዳን ይችላል። ይህንን ነገር ተጠቅመን ደግሞ ራሳችንን ካላጸዳን ራሳችንን ካልተንከባከብን ማለት ነው። ስለዚህ የምናገኘውን ሰው የቅርብ ዘመድ በጣም የምንወደው የምናውቀው ሰው ካልሆነ በስተቀር ሰላም ማለት እንደሌለብን እኔ አምናለሁ። የቅርብ ሰው እንኳን ቢሆን ራሱ ሰላም ካልን በኋላ ጽዳታችንን መጠበቅ ወይም ራሳችንን ማስተካከል እንደሚኖርብን ይሰማኛል። በዚህ መንገድ ችግራችንን ልንቀርፈው እንችላለን። በተጨማሪም እንዳልኩት ያው ከሰዎች ጋ ያለንን ቀረቤታ ተወዳኝነት ክብርን ብዙን ነገር ይገልጥልናል በእጅ ተጠባብጦ ሰላም መባባል ማለት ነው። ሶ እነዚህ መልሶች በቂ ናቸው ብዬ አላስብም። ብዙ ብዙ ማብራራት ያሉብኝ ነገሮች ይኖራሉ እነዛን ደግሞ ሰፋ ባለ ጊዜ ተመልሼ እንደምመጣ ተስፋ አደርጋለሁ። ስለዚህ ዛሬ ግን ጥያቄዬን እዚህ ጋ ላብቃ። እኔም ተገቢውን መልስ እንደሰጠው ተስፋ አደርጋለሁ። አከብራለሁ እወዳለሁ ይመችህ።